አሁን የቀኑን ሰዓት ትወዳለህ የሚለው ጥያቄ ያው ሞዶ የቀኑን ሰዓት ከጠዋት ያለውን ሰዓት እመርጣለሁ ከሰአት እንግዲህ ያው እንቅልፍ ሊኖር ይችላል ድብርት ሊኖር ይችላል። መሰላቸት ሊኖር ስለሚችል የጠዋቱን ሰዓት እመርጣለሁኝ አንዴ በጠዋት እንግዲህ ተነስቼ እንቅስቃሴዎች ካደረኩ በኋላ ጠዋት ላይ። በቃ በጣም ፈታ ማለት ሰራወችን የመስራት ይኖረኛል። ከሰአት ደግሞ የመዳከም እና ድብርት ውስጥ የመሆን የእንቅልፌን የመያዝ አባዜ ስለሚኖረው። የጠዋት ሰአቶችን ከአንድ ከሁለት ሰዓት እስከ አምስት ሰዓት ያሉትን እስከ ስድስት ሰዓት ያሉትን ሰዓታቶችን እመርጣለሁኝ። ስራዎችን በአግባቡ ለመስራት እንደ ግኑስ ማየት አንደኛ ከመኝታ ተነስተን እቅስቃሴዎቹን ሰርተን ነው ወደ ስራ የገባነው እነ ስራ የተኖሩም በአግባቡ ስራዎች መስራት እንችላለን። እና ይሄንን ሰአቶች እመርጣለሁ እወዳለሁ ማለት ነው። እና አሪፍ ሰአቶች ናቸው ስራዎችን ለማከናወኑ ሳይደብርን ሳንከፋ ሰራችን ባግባቡ ማከናወን የምንችልበት ሰአቶች ናቸው። እና ከሁለት ሰዓት እስከ ስድስት ሰዓት ያሉ ሰአቶችን እመጣለሁ ማለት ነው

ሃይማኖታዊ ትምህርት ታከብራለህ? የሚለው ጥያቄ አዎ አከብራለሁኝ። ሐማኖታዊ ጉባዬ ነገሮችን አከብራለሁ ማለት ነው። በሐማኖቴ ይሄና ክብሮች መከበር አለባቸው ገብቶሐል እንደዛ ነው። ግብር ተስማምቼ እከፍላለሁ ማለት ነው። ያው ለምሳሌ በማርያም ሰዓት ልብስ ማጠብም ሆነ ስራ መስራት የለብንም የሚባል አለ ይሄንን ማድረግ አለብኝ ማለት ነው የሃይማኖቴን ክብር አከብራለሁኝ። ያው ሃይማኖት ስላለኝ ሃይማኖቴን በጥሩ ሁኔታ ማድረግ ከተፈለገ አደርጋለሁኝ። ይሄን አታድርጉ የሚለውን ነገር አላደርግም አድርጉ ያለንን ነገር አደርጋለሁ ማለት ነው። እና ቅዳሜና እሁድ ቤተክርስቲያን እሄዳለሁኝ። እና ለቤተክርስቲያኗ ዕገዛ የሚደረግ ከሆነ ማርያም ባርኪኝ የሚባል አለ ለዛ የሚከፈል አለ። እከፍላለሁ ማለት ነው። እና ሃይማኖታዊ ግብር ታከብራለህ ለሚለው አዎ እከብራለሁ ማለት ነው። እንደነዚህ ያሉ ነገሮችን እናደርጋለን ለሃይማኖታችን ክብር ማለት ነው። እና ያው ሃይማኖት እስካለኝ ድረስ ሃይማኖት ግብር በሚጥልበት ያለውን ሁኔታ ቢሆን አከብራለሁ ማለት ነው።